አዎ የድርጅቶች ዝግጅት ላይ እገኛለሁ እሳተፋለሁ ይሄም የሚሆነው ስምምነት ሲኖረን ነው። አብረን የመስራት ስምምነት ሲኖረን የሚመልከተችው አካላችን እዛ የሚያገኛቸው ከሆነ ስለዚህ። ከድርጅቶች ጋር አብሬ እሰራለሁኝ ማለት ነው ይሄ ማለት ሁሉም ድርጅቶች ጋር አብሬ እሰራለሁ ማለት አይደለም። ነገር ግን የሚመለከተኝ ድርጅት ሲኖር እኔን የሚመለከት ማለት ነው። በሙያዬ የሚመለከት እንዲሁም የስምምነት ካለን እሳተፋለሁኝ ማለት ነው።